እሺ ያው ጥያቄው የሚለው ምን አይነት ዳቦ ትወዳለህ ነው? እንግዲህ የዳቦ አይነቶች የተለያዩ የዳቦ አይነቶች አሉ። ለምሳሌ በወተት ምጋገር። በተለያየ ቦታ የሚደፋ የዳቦ አይነቶች አሉ። ስለዚህ የደብ አይነቶች የተለያዩ ናቸው። ስለዚህ እነዛ የተለያዩ ዳቦዎች ደግሞ ለኛ የተለያየ ጣዕም ይሰጡናል።

እሺ ዛሬ የአየር ሁኔታው እንዴት ነው? የሚለው ይሄ ጥያቄ እንግዲህ ዛሬ የአየር ሁኔታው ትንሽ ቀዝቀዜ ማለት ነገር ይታያል። ምክንያቱም ወሩን ጥር እንደመሆኑ መጠን ትንሽ የመቀዝቀዝ ባህሪ ይታያል። የቀዘቀዘው ደግሞ በተለያየ ምክንያት ነው። ከጊዜው ጋር ተያይዞ የመቀዝቀዝ ባህሪ ይታያል። ስለዚህ ዛሬ ያየው ሁኔታው ቀዝቃዛ ነው።

እሺ እ የስራ ግምገማ እ ትደረጋለህ ወይ ታደርጋለህ ነው የሚለው? አዎ የስራ ግምገማ አደርጋለሁ ምክንያቱም እያንዳንዱ የሰራናቸውን ስራዎች በውጤት ካልለካናቸው እና በእያንዳንዱ ነገር እ መለካት እንትን ካልቻልን እ በጣም አስቸጋሪ ነው የሚሆነው። ስለዚህ አዎ የስራ ግምገማ እካሂዳለሁ። የስራ ግምገማ ማደርገው ደግሞ የሰራሁትን ውጤት ለማወቅ ነው።

እሺ ያሁኑ ጥያቄ የሚለው ደግሞ ጺም ታቆያለህ ወይ? ነው የሚለው እንግዲህ አዎ ጺም ማሳደግ እኔ ጋር የተለየ ውበት ስለሚፈጠርልኝ። የተለየ ሰው ስለሚያደርገኝ አዎ ጺም እቆያለሁ ጺሜን ሳሳድገው በጣም ደስ ይለኛል። በዛ ምክንያት ብዙ ጊዜ ጺሜን አሳድጋለሁ ማለት ነው። ሁሉም ሰው በተቻለው መጠን ጺሙን ቢያሳድግና የተሻለ ቢያደርግ አሪፍ ነው ብዬ እመክራለሁ።

ሻማ ማብራት ትወዳለህ? የሚለው አዎ ሻማ ማብራት እወዳለሁ። በተለይ በየወሩ የማከብራቸው በዓላት አሉ። በእነሱ በዓላት ጊዜ እነዛ ሻማዎችን በማብራት ባዕሎችን አከብራለሁ። ሁለት መብራት በሚሄድበት ጊዜ ወይም ቅቦችን ጨለማ በማድረግ ሻማ በማብራት ከራሴ ጋር የምገናኝበት ወይም ጸጥ ብዬ የምመስቅበት ሰአቶች አሉ። ስለዚህ አዎ ሻማ ማብራት በጣም ደስ ይለኛል ያስደስተኛል ሻማ ማብራት እወዳለሁ።

ማታ ምን አይነት ድምጽ ትሰማለህ ነው የሚለው? ማታ ማታ የተለያዩ ድምፆችን እሰማለሁ በተለይ ሳቢ የሆኑ ሙዚቃዎችና የተለያዩ ነገሮችን እሰማለሁ። ምክንያቱም ለኔ ጠቃሚ ናቸው ብዬ ስለማስብ እነዛን አደርጋለሁ። ሁሉም ሰው በተቻለው መጠን እሱን ቢያደርግና ከራሱ ጋር ከአዕምሮው ጋር ሰላም ቢፈጥር የተሻለ ነው ብዬ እመክራለሁ። ሰዎችን ስለዚህ እኔ ሙዚቃ የሙዚቃ ድምጽ እሰማለሁ።

እሺ የሄጥያቄ የሚለው ደግሞ የቅጥር የቅጥር ሂደት እንዴት ነው? የሚለው የቅጥር ሂደት እንግዲህ የሚከሄደው በአሁን ዝም በዲጂታል መልኩ ማስታወቂያ ይወጣሉ እነዛን ማስታወቂያ በመከተል። ሰዎች ያላቸውን ዶክመንት ወይም ያላቸውን የትምህርት ደረጃ ያስገባሉ ከዛ በኋላ ለኢንተርቪው በዙም ሚቲንግ ወይም በአካል ሄዶ በመቅረብ የስራ ቅጥሮች ይካሄዳሉ። ስለዚህ የስራ ቅጠል በዚህ መልኩ ይካሄዳል ማለት ነው።

እሺ የጠዋት እለታዊ ተግባራችሁ ምንድን ነው ሚለው? እንግዲህ ጠዋት እንደነጋ የተለያዩ ስራዎችን እንሰራለን ለምሳሌ ፊትን መታጠብ ጥርስ በመቦረሽ እና ጸሎት በማድረግ ቀኔን እጀምራለሁ። ከዛ በኋላ። የተለያዩ ኤክሰርሳይሶችን እሰራለሁ ጊዜ ካለኝ ጊዜ ከሌለኝ ደግሞ ወደ ስራ የሚሄድ ይሆናል ማለት ነው። ወይም የተለያዩ ስራዎች ካሉ እነሱን ስራዎች በጠዋት ተነስቼ ለመስራት እሞክራለሁ

እሺ ያውም ጥያቄ የሚለው ቀዝቃዛ አየር ትወዳለህ ይሄን የሚለው አዎ ቀዝቃዛ አየር እወዳለሁ። ቀዝቃዛ አየር የምወድበት ምክንያት ደግሞ ቀዝቃዛ አየሮች ለኔ ሰላምና ደስታን ስለሚፈጥሩልኝ ቀዝቃዛ አየር ለኔ ይስማማኛል ይመቸኛል። ቀዝቃዛ ነገር በጣም አሪፍ ነው። ያንን ስለፈለኩት ቀዝቃዛ ያለ ቦታ ላይ የመኖር ድሪም መርጫ አለሁ ማለት ነው።

እሺ "ስትታመም ከስራ ትቆያለህ?" ነው የሚለው። አዎ በምታመምበት ወቅት ከስራ እቆያለሁ። አይደለም መቆየት አስፈላጊ ከሆነ ልቀርም እችላለሁ። ምክንያቱም እኔ ደና ስሆን ነው ስራዎቼ ሊሰሩ የሚችሉት። ስለዚህ መጀመሪያ ከስራው በፊት ቅድሚያ የምሰጠው ለራሴ ጤና ነው። እኔ ከሌለው ስራው ሊሰራ ስለማይችል ራሴን መንከባከብ አለብኝ። ስለዚህ ልቀር ሁላ እችላለሁ አይደለም ማርፈድ ማለት ነው።

እሺ የአሁኑ ጥያቄ የሚለው የትኛውን በዓል ትወዳለህ ነው? እንግዲህ የተለያዩ በአሎችን እወዳለሁ በአሎችን የምወድበት ምክንያት እኛ ኢትዮጵያውያን የራሳችን የበአል አከባበር መንገድ አለን። ስለዚህ በነዛ መንገዶች ምክንያት የተለያዩ በአሎችን እወዳለሁ መስቀል የሚከበርበት መንገድ ሌላ ነው ጥምቀት የሚከበርበት አዲስ አመት እና ፋሲካ እንዲሁም ገና የሚከበሩበት መንገዳቶች የተለዩ ስለሆነ በዓሎችን እወዳለሁ። ስለዚህ እኔ የምወደው በዓል መስቀል በዓልን ነው ማለት ነው

ኦኬ የስልክ ባትሪ ምን ያህል ይቆያል የሚለው ጥያቄ እንግዲህ የስልኬ ባትሪ ከስድስት ሰዓት እስከ ሰባት ሰዓት ባለው ሁኔታ ይቆያል ምክንያቱም የሚጠቀመው አምስት ሺህ ሚሊ አምፒር ስለሆነ። እንደዚህ አይነት ሰዓት ይቆያል ይሄን እንደዚህ ይሄን ያክል ሰዓት በመቆጠጥ ደግሞ ከላፕቶፕ በተሻለ ስልኬን ለተለያዩ ስራዎች እጠቀመዋለሁ ማለት ነው። ስለዚህ ጥሩ የባትሪ ቆይታ ስልክ አለው ብዬ መናገር እችላለሁ። አመሰግናለሁ

እሺ ጫጫታ ቦታ ታገኝበት ትችላለህ? ወይ የሚለው እንግዲህ ጫጫታ ማለት የተለያዩ የሚርብሹ ድምጾች ያሉበት ቦታ ማለት ነው። በዛ ምክንያት የተለያዩ ነገሮችን ማድረግ አይቻልም። ስለዚህ ጫጫታ ማለት በጣም የሚረብሽ ነው። ጫጫታ ቦታ ታገኝበት ትችላለህ? ማለት ምንም ስሜት የሚሰጥ ጥያቄ አይደለም። ስለዚህ ጥያቄው ቢስተካከል እና ቢታርም ነው ብዬ የማምነው ይሄን ጥያቄ አስተካክሉት።

እሺ የአሁኑ ጥያቄ ደግሞ የሚለው አዲስ ቴክኖሎጂ መማር ትወዳለህ ወይ? ነው የሚለው አዎ አዲስ ቴክኖሎጂ መማር እወዳለሁ አዲስ ቴክኖሎጂ መማር የምወድበት ምክንያት ደሞ ጊዜው የቴክኖሎጂ ዘመን እንደመሆኑ መጠን የተለያዩ አዳዲስ ነገር ለመማርና የተለያዩ ነገሮችን አፕግሬድ ለማረግና እራሴን ለመቀየርና ሂወቴን የተሻለ ነገር ለማግኘት ስል እነዛ ነገሮች አደርጋለሁ ስለዚ አዳዲስ ቴክኖሎጂዎችን መማር እወዳለሁ ብዬ ይሄን ጥያቄ እመልሳለው አመሰግናለሁ።

እሺ ያሁኑ ጥያቄ ሮዝ ትወዳለህ ይላል በጣም የሚያስቅና የሚገርም ጥያቄ ነው? ለምን እንዳሳቀኝ እና እንዳስገረመኝ ስናገር ሩዝ የኛ ሀገር የባህልምግባችን አይደለም። ነገር ግን በቻይና አከባቢ እንደ ባህል ምግባቸው ከዶሮ ጋር በማድረግ ወይም እንደ ታይላንድ ባለው ሀገራት ከዶሮ ጋር በማድረግ በጥሩ ሁኔታ ይመገቡታል። ነገር ግን እኛ ሀገር ባህላዊ ምግባችን እንጀራ ስለሆነ ለሩዝ ያለን እንትን የወረደነው ስለዚህ እኔም ሩዝ አልወድም ብዬ እመልሳለሁ

እሺ ያሁኑ ጥያቄ የሚለው አስተያየት መቀበል ትወዳለህ ወይ ነው? የሚለው አዎ አስተያየት መቀበል እወዳለሁ አስተያየት መቀበል የምወድበት ምክንያት ደግሞ በተለያዩ ምክንያቶች ነው። አስተያየት መቀበል ማለት አንዳንድ አንዳንድ ነገሮችን ከሰዎች ወይም የኛ መጥፎ ነገራቶችን ከሰዎች መቀበል ማለት ነው። ስለዚህ አዎ ከሰዎች አስተያየት እቀበላለሁ ለኔ ገንቢ ናቸው ጠቃሚ ናቸው ያልኳቸውን አስተያየቶች እቀበላለሁ። ነገር ግን ጠቃሚ ካልሆኑ እነዛን አስተያየቶች ልቀበል አልችልም ማለት ነው።

እሽ የአሁኑ ጥያቄ የሚለው ደሞ እህል መፍጨት ታውቃለህ ወይ? አዎ እህል መፍጨት አውቃለሁ። ምክንያቱም እህሎች ካልተፈጩ ለምግብነት አይደርሱም። ስለዚህ እህል መፍጨት አውቃለሁ። እኛ ኢትዮጵያውያን እያንዳንዱ ምግባችን በማስፈጨት ና በወፍጮ ቤት ፕሮሰስ ካለፈ በሁአላ- ለምግብነት የምንጠቀመው ስለዚህ አዎ እህል መፍጨት አውቃለሁ ብዬ ይሄን ጥያቄ ልመልስ እችላለሁ ስለዚህ አዎ አውቃለሁ አህል መፍጨት

እሺ አሁን ደግሞ የአሁን ጥያቄ የሽያጭ ግቦች አሉህ? ነው ወይ የሚለው እንግዲህ ሽያጭ ማለት የራሱ የሆነ ታርጌት ወይንም የራሱ የሆነ ግብ አለው። ስለዚህ አዎ የራሴ የሆነ የሽያጭ ግብ አለኝ። እሱም ደግሞ በየወሩ እገመግመዋለሁኝ ምክንያቱም የወራዊ እቅድ አውጥቼ ሽያጮችን ሳካሄድ እነዛን ካላደረኩኝ ስራዬን በአግባቡ እየሰራሁ እንደሆነ አላውቅም ማለት ነው ስለዚህ አዎ የሽያጭ ግቦች አሉኝ

እሺ ልዩ ችሎታህ ምንድነው? ከተባለ ነገሮችን የመቻል እና መጥፎ ነገሮች በሚገጥሙኝ ጊዜ በዝምታ ውስጥ የማሳለፍ እና ትዕግስተኛ የመሆን የኔ ችሎታ ነው ብዬ አስባለሁ። እንግዲህ ህይወት ላይ እንደሚታወቀው የተለያዩ ሁኔታዋች ይገጥሙናል የተለያዩ ነገሮች ያጋጥሙናል የተለያዩ ሰው የሰው አይነቶች ያጋጥሙናል። ስለዚህ እነሱን በዝምታና በትዕግስት ማለፍ የኔ ችሎታ ነው ብዬ አምናለሁ። ስለዚህ እኔ የተሰጠኝ ነገር ይሄ ነው። አሁንም እያሳለፍኩት ያለው ነገር በጣም ከባድ ነው። ነገር ግን እነዛ ነገራቶች ችዬና ተቋቁሜ መድረስ የምፈልገውና ማሳካት የምፈልገውን ነገር ለማሳካት የተለያየ እርምጃዎች እየተራመድኩ እገኛለሁ

እሺ ዜናውን ከየት ታገኛለህ? የሚለው እንግዲህ ዜና ከተለያየ ቦታ ይገኛል። ዜና ደግሞ የተለያዩ ነገሮችን የሚቀይርና አዳዲስ መረጃዎችን ማግኘት የራሱ የሆነ ጥቅም አለው። ስለዚህ እሱን በማድረግ የተለያዩ ስራዎችን እሰራለሁ ማለት ነው። እንግዲህ ዜና እንደሚታወቀው በሶሻል ሚዲያ በማህበራዊ ሚዲያ ወይም ከሬድዮ ከተለያዩ ነገሮች ዜናዎችን ልናገኝ እንችላለን። ግን ዜናውን ማግኘታችን ሳይሆን ዜናውን የምንጠቅምበት መንገድ ደግሞ ነገሩን ይቀይረዋል። ማለት ነው

እሺ ያም ጥያቄ የሚለው በቤትህ ምን አይነት የቤት እቃዎች አሉ ነው? የሚለው እንግዲህ በቤት ውስጥ የተለያዩ እቃዎች አሉ ከመቀመጫ ጀምሮ ሶፋዎች የተለያዩ ቡፌዎች ምግብ የምንመገባቸው ሰሃኖች የኪችን እቃዎች የተለያዩ እቃዎች አሉ። ስለዚህ በቤታችን ውስጥ የተለያዩ ነገሮችን እቃዎች አይነቶች አሉ። ስለዚህ ከነዛ ውስጥ የሚዘረዝርልህ ሶፋ ጠረንጴዛ እና ቴሌቪዥን የመሳሰሉ መብራቶች ናቸው። ይሄን ጥያቄ በዚህ መልኩ መልሻለሁ። አመሰግናለሁ

ስራ አድካሚ ነው ወይ? የሚለው የጥያቄ አዎ ስራ አድካሚ ነው ምክንያቱም አርቲፍሻል ኢንተለጀንስን ማሰልጠን በቋንቋ በጣም አድካሚ ነው። ማውራት ያደክማል። ኢነርጂ ይፈልጋል። ሀይል ይፈልጋል። ስለዚህ ስራ አድካሚ ነው። ገንዘቡ ግን በዛው ልክ ጣፋጭና የሚያስደስት ስለሆነ ስራውን እየሰራሁ እገኛለሁ። ስለዚህ አዎ ስራው አድካሚ ነው። ነገር ግን ገንዘቡ ጣፋጭ ነው።

እሺ ያም ጥያቄ የሚለው ደብዳቤ መጻፍ ትችላለህ ወይ ነው? የሚለው አዎ ደብዳቤዎችን መጻፍ እችላለሁ። ደብዳቤዎችን ለመስሪያ ቤቶች ለድርጅቶች እንዲሁም ለጓደኞቼ እንዲሁም ለወዳጅ አዝማዶቼ ደብዳቤዎችን እጽፋለሁ። ደብዳቤ መጽሐፍ ያለንን መልእክት ያለንን መናገር የፈለግነውን ነገር የምንናገርበት አንዱ የመነጋገሪያ ወይም የኮሚኒኬሽን መሳሪያ ነው። ብዬ መናገር እችላለሁ።

እሺ ይሄ ጥያቄ የሚለው ወደ ስራ? ምን ልብስ ትለብሳለህ ነው የሚለው እንግዲህ ስራ ቦታ ላይ የምንለብሰው የተዘጋጀልን የስራ ልብሶች አሉ ስለዚህ እነሱን ልብሶች እለብሳለሁ ማለት ነው። እንግዲህ ስራ ላይ የተለያዩ ነገራቶች ይደረጋሉ የተለያዩ ልብሶች ይለበሳሉ ስለዚህ እነሱን እለብሳለሁኝ እንደ ጋውን እንደ ሹራብ አይነት ነገራቶች አሉ ስለዚህ በስራ ቦታ እነሱን እለብሳለሁ። ማለት ነው

እሺ በበዓላችሁ ሰርጌት ሰርግ እንዴት ይከናወናል የሚለኝ ጥያቄ? በበአላችን ሰርግ እንዴት እሚከናወነው በመጀመሪያ ሁለቱ ሊጋቡ ያሰቡ ሰዎች ጓደኝነት እና መፈቃቀል መፈቃቀር አለባቸው። ከዛ የወንዱ ቤተሰብ ለሴቷ የሽምግልና ጥያቄ ያቀርባል። ልጃችሁ ደልጄ በሚል ማቅ ምክንያት ሶ የልጅቷ ቤተሰቦች ከተቀበሉ ደግሞ የሰርጉ ስርዓት ይከናወናል ማለት ነው

እሺ ያሁኑ ጥያቄ ደግሞ የምትወደው ፊልም ምንድነው? የሚለው እኔ የምወደው ፊልም ሮማንቲክ የሆነ ፍቅር የሚሰራበት ወይም ሰዎች ከሰወች ጋር በፍቅር የሚወድቁበት ፊልሞች በጣም ይመቹኛል። ምክንያቱም ወንዱ ሴቷን ለማግኘት የሚያደርገው ጥረት እሷን ለማግኘት የሚሄደው ሂደት በጣም ያስደስተኛል። እና በጣም የምወደው እሱን እንደዚህ አይነት የፊልማ አይነቶች በጣም ይመቹኛል ማለት ነው

እሺ በእጅ የሚሰራ ስራ ታደርጋለህ ወይ ነው የሚለው። እንግዲህ የተለያዩ ስራዎች በእጅ ይሰራሉ። ስለዚህ የተለያዩ ስራዎች በእጅ እንደምሰራታቸው መጠን እኔ ደግሞ የተለያዩ ስራዎችን በእጅ እሰራለሁ። ስለዚህ አዎ የተለያዩ ስራዎችን በእጅ እሰራለሁ ወይም በእጅ የሚሰሩ ስራዎችን አውቃለሁኝ። በእጅ የሚሰሩ ስራዎች ደግሞ የራሳቸው የሆነ ውበት አለቸው የራሳቸው ዋጋቸውም ውድ ነው። ገበያ ላይም የሚሸጥ ነገር አለ። ምክንያቱም የሰውን ጥበብ ስለምፈልጉ።

እሺ ያሁኑ ጥያቄ የሚለው ስሜትህን በፊት ላይ ታሳያለህ? የሚለው እንግዲህ በሚያስገርም ሁኔታ አዎ ስሜቴን በፊቴ ላይ አሳያለሁ። የማሳይበት ምክንያት የሚሰማኝን ስሜት መቆጣጠር ስለማልችል ወይ የሚገጥሙኝን ስሜቶች በቀላሉ መቆጣጠር ስለማልችል ፊቴ ላይ አሳያለሁ። አይ ቲንክ ይሄ የሁሉም ሰው ባህሪና የሁሉም ሰው ፀበይ ይመስለኛል። ስለዚህ እኔ አዎ ፊቴን አሳያለሁ ማለት ነው።

እሺ ያው ጥያቄ የሚለው ማደንዘዝ ትወዳለህ ወይ? ነው የሚለው። እኔ ይሄን ጥያቄ ስመልስ ማደንዘዝ ማለት ከስሜት መውጣት እና ለስሜቶች የሚገባውን ትክክለኛ ምላሽ አለመስጠት ነው ማደንዘዝ ማለት። ስለዚህ እኔ ማደንዘዝ አልጠቀምም ሰዎችንም ለማደንዘዝ አልሞክርም። ምክንያቱም ሰዎች የሚሰማቸውን ትክክለኛ ስሜት ማካሄድ እና ማድረግ አለባቸው ብዬ ስለማምን ይሄን ማደንዘዝ የሚባለውን ነገር አልጠቀመውም ማለት ነው።

እሺ። ልብስ ምን ያህል ግዜ ታጥባለህ ነው ሚለው? እንግድህ ልብሴን ማጥበው ከሁለት ሳምንት አንድ ግዜ ነው ምክኛቱም ያሉኝ ልብሶች በጣም ብዙ ስለሆኑ። ከሁለት ሳምንት አንድ ጊዜ ሁሉንም ጠቅለል አድርጌ ነው የማጥበው። ያለኝ ልምድ ይሄ ነው ነገር ግን እንደዚህ ከማድረግ በሶስት ቀን ወይም በአራት ቀን ልብስ ማጠብ በጣም አስፈላጊ ነው። እንደዛ ሲሆን ምንም አይነት የቆሸሸ ልብስ አይኖረንም ማለት ነው። ስለዚህ ልብስ በሳምንት ማጠብ አሪፍ ነው

እሺ ልደትህን እንዴት ታከብራለህ ለሚለው ጥያቄ እንግዲህ ልደት ማለት የተወለድንበት አመት አመቱን እየጠበቀ ወሩን አቅም የሚከበርበት ጊዜ ልደት ይባላል። እንግዲህ ልደት የማከብረው ድሮ ህፃን እያለሁ ከቤተሰቦቼ ጋር ቤተሰቦቼ በኬክ፣ በዳቦ ያከብሩልኝ ነበር። ነገር ግን ካደኩ በኋላ ብቻዬን ነው የማከብረው ለመጨረሻ ጊዜ ያከበርኩ እለት ልደቴን ብቻዬ ነበር ያከበርኩት

እሺ ያው ጥያቄ የሚለው ማሰላሰል ታደርጋለህ ወይ ነው? የሚለው ማሰላሰል ማለት እንግዲህ ጥሬ ትርጉሙን በምናይበት ጊዜ። ማሰላሰል ማሰብ ማገናዘብ እና የተለያዩ ነገሮችን በአእምሮ ማመላለስ ነው። ስለዚህ አዎ ማሰላሰል አደርጋለሁ በአእምሮ የተለያዩ ስራዎችን። አስባለሁ ስለዚህ አዎ ማሰላሰል አደርጋለሁ ብዬ ይሄን ጥያቄ እመልሳለሁ አመሰግናለሁ።